የአካል ብቃት እንቅስቃሴ ታደርጋለህ ለሚለው ጥያቄ አዎ በሚገባ አደርጋለሁ። ያው በሳምንት ቀናቶችን ወስኜ የ በተለይ ክብደት ማንሳት እንቅስቃሴን አደርጋለሁ። በርግጥ ያካል ብቃት እንቅስቃሴ በጣም ጠቃሚ እና ለእኛ ደግሞ አስፈላጊ ብሎም ተርፎም ለጤናችን በጣም ተስማሚ የሆነ ነገር ነው። ስለዚህ ያን ነገር ማድረጋችን ህይወታችን ላይ ለውጥ ያመጣል ጫና ያመጣል። እንደዚሁ ተጽዕኖ ያመጣል ስለዚህ ይሄን የአካል ብቃት እንቅስቃሴ ስናደርግ በህይወታችን ደስተኛ ጤናማ እና እንደዛ አይነት የሆነ ሁኔታ ውስጥ እንድንገባ ያደርገናል። ስለዚህ የአካል ብቃት እንቅስቃሴ በጣም ጠቃሚና አስፈላጊ ነው ብዬ አምናለሁ። ያንንም ማድረግ መፈጸም መቻል ከእኛ የሚጠበቅ እና አስፈላጊ የሆነ ነገር ስለሆነ እሱን ማድረግ መቻል በጣም ጠቃሚ ነው። ብዬ አስባለሁ።

እጅ መጨባበጥ ያው በርግጥ ፍቅረኛ ባይኖረኝም ማለት ከሌላ ሰው ጋር እጅ መጨባበጥ አይኖርም ሰላምታ ካልሆነ በስተቀር ሰላም ለመባባል እስካልሆነ ድረስ። እጅ መጨባበጥ አይኖርምና። ያው ብዙ ጊዜ እንደዛ አይነት ነገር አላደረገም። እጅ መጨባበጥ ግን እንደው ቢኖረኝ ፍቅረኛ ቢይዝ ያው እጇን ይዤ እንቀሳቀሳለሁ እጃችንን ተጨባብጠን ለብዙ ጊዜ መቆየት እንችላለን። እና በዛ አይነት ሁኔታ ለማድረግ እሞክራለሁ። እንጂ ያው ዝም ብዬ እንኳን ለሰላም ለመባባል ካልሆነ በስተቀር። አልጨባበል ያው ለሰላምታም ቢሆን ደስ የሚል ስሜት የለውም ያ ፊሊንግ አይኖረኝም። ግን ቢሆንም ያው ግዴታ ማድረግ ስላለብኝ ሰውም ማሳፈር ስለሌለብኝ እጃቸውን አንስተው እስከዛረጉ ድረስ ያው እጫባበጣለሁ ሰላም እባባላለሁ። ይሄ ሁሌ ተግባሬ ነው

በምን ሰዓት ትነሳለህ? በጧት ሱብሂ ነው የምነሳው ሌሊት በሌሊት ማለት ነው። ምክንያቱም የቁርስ ሰዓት ከአንድ ሰዓት እስከ ሁለት ሰዓት ስለሆነ እሱ የቁርስ ሰዓት እንዳያልፈኝ ግዴታ በሌሊት መነሳት ስላለብኝ እሱን በሌሊት ለመነሳት ስል በግዴታ በሌሊት እነሳለሁ። ስለዚህ ጠዋት በጠዋት ተነስቼ ስራዬን እከውናለሁ ነገሮችን እፈጽማለሁ ድርጊቶችን አደርጋለሁ። ይሄ ደግሞ ያው ወሳኝና ለህይወት አስፈላጊ የሆነ ነገር ነው። ስለዚህ በዛ አይነት ሁኔታ በሌሊት ተነስቼ የማደርገውን ነገር አደርጋለሁና እና እና ያው በዛ አይነት ሁኔታ እፈጸማለሁ አደርጋለሁ። እሱም ለኔ አስፈላጊና ወሳኝ የሆነ ነገር ስለሆነ እሱን ነገር አደርጋለሁ። እፈጽማለሁ ማለት ነው በተቻለኝ አቅምና በተቻለኝ መጠን እሱን ነገር አደርጋለሁ።

ያው አሁንም አሁን ላይ ባይሆን ያው በፊት ላይ ምናልባት ከማምነው እምነት ጋር በተያያዘ ባዶ እግሬን የተወሰነ ጊዜያት በዓል በዓል እየጠበቅኩኝ ተራምጃለሁ አምጃለሁ። እንጂ ከዛ በኋላ ያው በጫማ ነው የተንቀሳቀስኩት ምን አይነት ስሜት አለው የሚለውን ነገር? አላወቅኩትም ያው ግን ባዶ እግርር ማለት በጣም አስቸጋሪና ያው በመንገድ ላይ ስንሄድ መንገዱ እግራችንን ይቆርጠናል ብሎም ተርፎም በጣም አስቸጋሪ የሆነ ሁኔታ ይፈጠራል። ስለዚህ ከዛ አንፃር ባዶ እግር እንኳን ብዙ አልሄደም ምክንያቱም ለእግር ምቹ አይደለም እግርን ይቆርጣል። ብሎም ደግሞ በጣም አስቸጋሪ ሁኔታ ውስጥ እንድንገባ ስለሚያደርገን እሱን እንኳን አይ አላደርግም ነበር። እሱን በእርግጠኝነት አልሄደም ነበረ። እኔ

እሺ አሪፍ ጥያቄ ነው ዋና ሀላፊነቶችሽ ምንድን ናቸው የሚል ጥያቄ ነው? ያው ዋና ሀላፊነቶቼ እንግዲህ እውነቱን ለመናገር ይህ የምለው ሀላፊነት የለኝም እኔ ምክንያቱም እንግዲህ ከምሰራው ነገር አንፃር ተማሪ ነኝ ስለዚህ መማር ነው የኔ ዋናና ብቸኛ ሀላፊነት ስለዚህ እሱን እማራለሁ። በትምህርት በትምህርቴ የሚያጋጥሙኝ ሁሉንም ነገሮች ያው እንዳመጣጣቸው አልፋለሁ። ስለዚህ ማንበብ መማር ከዛ ባለፈ ደግሞ ያው ማጥናት ፈተና መፈተን እነዚህ እነዚህ እኔ ሀላፊነቶች እና አሁን ልሰራቸው የምትችላቸው ነገሮች ናቸው። ግን ወደፊት ብዙ ሀላፊነት ይገጥመኛል ያው አንድ ሰው ደግሞ ሀላፊነቶችን መሸከም መቻል አለበት የሀገር ሀላፊነት አለ የቤተሰብ ሀላፊነት የአሳዳጊ የልጆች መሰረተ ሀላፊነቶችም ማድረግ መፈጸም አለበት ብዬ አምናለሁ ማለት ነው። እኔ በበኩሌ

እሺ ያው መብረቅ ትፈራለህ ለማለት? የታሰበ ጥያቄ ይመስለኛል። ያው መብረቅ እንግዲህ በጣም አስፈሪና። በሰው ሆነህ በንብረት ላይ ጉዳት ሊያስከትል የሚችል በዝናብ ሰዓት የሚከሰት ብልጭታ ነው እሱም ወደ መሬት መውረድ ይችላል፤። ያው በሳይንሳዊ ጥናቱ በዳመና ላይ ከሚሄዱት ፖዘቲቭ እና ኔጌቲቭ ኢነርጂ መካከል ሲገናኝ የሚፈጠረው ላይት ነው ላይት ደግሞ በጣም አደገኛ ስለሆነ። እሱ ወደ መሬት ከወረደ መሬት ወርዶ መሬትን ከመታ በጣም አስቸጋሪና አሳሳቢ ብሎም አልፎም ተርፎም በጣም መጥፎ ሁኔታን የሚፈጥር ነው። ስለዚህ በዛ ሁኔታ መብረቅ በጣም አስቸጋሪ ነገር በመሆኑ በጣም የሚያስፈራና ልንፈራ ልንሰጋ የሚገባን ነገር ነው። ያው እሱ ነው ለአሁን ያለ አመሰግናለሁ

በምን ትመገባለህ ለሚለው ጥያቄ? በእጄ ነው ብዙ ሰዓት የምመገበው። ያው ከአንዳንድ ምግቦች በስተቀር ብዙ የኢትዮጵያውያን ምግቦች በእጃችን ምናልባት ከውጭ የመጡ ምግቦችን በሹካና በማንኪያ ልንመገብ እንችላለን። ነገር ግን ሁሉንም እና ብዙ ምግቦችን እንደዛ የኢትዮጵያ ምግቦች እንደዛ መመገብ አይቻልም። ስለዚህ በእጃችን ያው እንጀራ ወይም ዳቦ የተቀላቀለበት አበላለሁ። ያው የምበላው ስለዚህ እንደዛ ነው ለመመገብ የምሞክረው የምመገበውም ማለት ነው። ይሄ ደግሞ በጣም አስፈላጊና ያው አመጋገባችን ከ እጃችን ንጽህና ለጤናችን የተያዘ ስለሆነ እሱን ነገር በጥንቃቄ መመገብ ማድረግ መብላት መቻል አለብን። እና ያው አስፈላጊውን ጥንቃቄ አድርገን ብንመገብ የተሻለና ተመራጭ የሚመከር ያበረበለው። ስለዚህ እንደዛ ነው ለመመገብ የምሞክረው የምመገበውም ማለት ነው። ይሄ ደግሞ በጣም አስፈላጊና ያው አመጋገባችን ከ እጃችን ንጽህና ለጤናችን የተያዘ ስለሆነ እሱን ነገር በጥንቃቄ መመገብ ማድረግ መብላት መቻል አለብን እና

እሺ ገንፎ ትበላለህ ነው ሚለው ይሄኛው ጥያቄ? አዎ ገንፎ እበላለሁ ገንፎን እመገባለሁ። ገንፎ እንግዲህ ወሳኝና ብሎም ደግሞ በኢትዮጵያውያን የተለመደ አይነት ምግብ ነው። በተለይ አንድ ሴት በምወልድበት ጊዜ አራስ ትባላለች በዛ ሰዓት የሚገነፋና በባህልም ያው የተለመደ ነገር ነው ስለዚህ በተደጋጋሚ እሱን እምበላለን። አስፈላጊ ከሆነም ጠዋት ጠዋት ቁርስ ላይ በአዘቦት ቀን ወይም ዘወትር ሁሌም የምንበላው ምግብ አይነት ነው። እሱ ደግሞ በጣም አሪፍ እና ለሰውነታችን ጠቃሚ አስፈላጊ የምንለው የምግብ አይነት ነው። ቶሎ ሰውነታችንን ይገነባል። ብሎም ተርፎም ደግሞ እኛኑ በዚህ ዙሪያ ብቁ እንድንሆን የሚያረግ የምግብ አይነት ነው ማለት ነው

በስራ ጊዜ እረፍት ታደርጋለህ? ለሚለው ጥያቄ በሚገባ ያው እየሰራሁ ማረፍ አለብኝ። ያ ማለት የሻይ ሰዓት ሊሆን ይችላል ቡና ሰዓት ሊሆን ይችላል ምሳ ሰዓት ሊሆን ይችላል። ማረፍ መቻል አለብኝ ምክንያቱም ካረፍኩ ነው አእምሮዬ ሊፍታታና ወደ ቀጣዩን ስራ ዝግጁ መሆን የምችለው እና በዛ ሁኔታ የምሰራውን ስራ በስርዓት ለመስራት ማረፍ መቻል አለብኝ። እና ለማረፍ እሞክራለሁ ለማረፍ ትግል አደርጋለሁ የፈለኩትን ነገር ለማረግ ለማረፍ ትልቅ ትኩረትን እሰጣለሁ። እሱ ደግሞ በጣም አስፈላጊና ወሳኝ የሆነ ነገር ስለሆነ በቻልኩት መጠን አርፋለሁ። ከዛም አርፎ ተርፎ እቅስቃሴዎችን ለማረግ ማረፍ ስላለብኝ በስርዓቱ ለማረፍ እሞክራለሁ እሱንም አሳካለሁ ማለት ነው

አካባቢውን ይወዱታል አዎ በሚገባ እወደዋለሁ አካባቢዬን በጣም የምወደው ነገር ነው። እሱንም በእንክብካቤ እይዛለሁ እንከባከባለሁ አደርጋለሁ ስለዚህ እሱን ለማድረግ ደግሞ መውደድ አለብኝ እወዳለሁ። ከወደድኩት ደግሞ ያው ደስተኛና እንግዲህ እንቅስቃሴዎችን እንዳደርግ ያደርገኛል እሱ ደግሞ ከመውደዴ የተነሳ ስለሆነ አዎ እወዳለሁ የቻልኩትን ነገር አደርጋለሁ። ስለዚህ አካባቢዬን መጠበቅ እችላለሁ እጠብቃለሁ ማለት ነው። እሱን ከጠበቅኩ ደግሞ ያው አስፈላጊ የሆነ ነገር ይደረግልኛል ማድረግም እችላለሁ። ስለዚህ መውደድና መውደድ ብቸኛ እና ብቸኛው ግዴታዬ ስለሆነ እሱን ወድጄ እንቀሳቀሳለሁ አካባቢያችንን እንውደድ መልእክቴ ነው አመሰግናለሁ

ቅርብ ጓደኛ እሽ ያው የኔ ቅርብ ጓደኛ እንግዲህ ስሙ እዮብ ይባላል እንግዲህ በጣም ደግ ተጫዋች ከሰው ጋ ተግባቢ የሆነ ሰው ነው። ያው በጣም በብዙ ሰዎች ዘንድ ተወዳጅ የሆነ ሰው ነው ያ ማለት ብዙ ነገሮችን ያደርጋል ብዙ ደጋግ ነገሮችን ያደርጋል ክፉ አያሰብም ከሰው ክፉ አይባልም እና አንድ ጥሩ ሰው ከሚጠበቀው ባህሪ ውስጥ መካከል ሁሉንም የያዘ ደግ የዋህ የሆነ ጓደኛ አለኝ። በተመሳሳይ ብዙ ጓደኞችም ተመሳሳይ ባህሪ ያላቸው ጓደኞች አሉኝ ይሄ ደግሞ ያው የነሱ ማንነት ፐርሰናሊቲ ጋር ይወስነዋል። ያው ሰው ጋር ባይግባቡም ኢንትሮቨርት የሆነ ባህሪያዊም ቢኖራቸው ግን ያው ደግ ቅን አሳቢ ክፉ አሳቢ ያልሆኑ ናቸው። እና እንደዛ አይነት ጓደኞች አሉኝ

እሺ ምን አይነት ጥቅማ ጥቅሞች አሉህ ለሚለው ጥያቄ? እንግዲህ በጣም ብዙ ጥቅማ ጥቅሞች አሉኝ ብዬ ሳወራ። ያው እነሱ እኔን የሚጠቅሙ ነገሮች ናቸው። ምንም የተለየ ነገር አለ ብዬ እንትል የለም። ግን ጥቅማ ጥቅሞች ማለት ያው አንድ ሰው በሆነ ቦታ ተቀጥሮ እየሰራ ነው ብንል ከዛ በኋላ ከደሞዙ በተጨባሪ የሚያገኛቸው ጥቅሞች ጥቅማ ጥቅሞች ናቸው። እንግዲህ ነገሮችን በቅናሽ ማግኘት ሊሆን ይችላል። እኔ አንድ የግቢ ተማሪ እንደምሆኔ ግቢ ውስጥ አገልግሎቶችን ከውጭ ከሚሰጠው አገልግሎት በተሻለ ዋጋ እገኛለሁ ይሄ አንዱ ጥቅማ ጥቅም ነው የኔ ጥቅማ ጥቅም ነው። እና እሱም በዛ ረገድ ማድረግ በዛ ረገድ መስራት ወሳኝና አስፈላጊ ሚና ይጫወትልኛል።

የምወደው ፍራፍሬ አይነት እንግዲህ ከምወዳቸው የፍራፍሬ አይነቶች አንፃር ሙዝ ማንጎ አቮካዶ ፓፓያ ይገኙበታል። እንግዲህ እነሱን ጸሎት አድርጌ ቁርስ ላይ እበላለሁ። እነሱን ቁርስ ላይ ከበላው በኋላ ያው በተለይ ሙዝን ቁርስ ላይ እበላና ከዛ ክላስ ከገባው በኋላ። ምሳ ላይ ስወጣ ከናፕ ሰዓት በፊት። አቮካዶን እበላለሁ አቮካዶን እመገባለሁ አቮካዶ ከተመገብኩ በኋላ። ያው የእንቅልፍ ሰዓት ነው ከዛ በኋላ እነሳና እንደዚሁ ማታ ስፖርት እሰራለሁ። ከስፖርት በኋላ ፓፓያ እና ማንጎዎችን እመገባለሁ እነዚህ ደግሞ ከመገብ በኋላ የምንጠቀማቸው አይነት ነገሮች ናቸው

አዎ ጥፍሬን እቆርጣለሁ። እንግዲህ ሁሌ ከማካሄዳቸው ነገሮች አንዱ ጥፍሬን መቁረጥ ነው በተለይ ከሻወር ጊዜ በኋላ ማለት ነው። እንግዲህ ቅድም ለተለት ውሎዬን ለመናገር ሞክሬያለሁ ጠዋት ተነስቼ ከአሥራ ሁለት ሰዓት እስከ አንድ ሰዓት ነው። ከአሥራ ሁለት ሰዓት እስከ አንድ ሰዓት አካባቢ ጸሎት ካደረኩ በኋላ ከአንድ እስከ ሁለት ሰዓት የቁርስ ሰዓት አለ። ከዛ ከሁለት እስከ ስድስት ክላስ አለ ከክላስ እንደወጣው ከስድስት ሰዓት እስከ ስምንት ሰዓት ምሳ ወይም ናፕ። ጠቀመና ከዛ ከስምንት ሰዓት እስከ አስራ አንድ ሰዓት ደግሞ እንቅልፍና የንባብና ስፖርትን ነው የማደርግ። ከዛ እራት አለ። እራት ከበላው በኋላ ማለት እሱን ሳልበላ ሻወር ከወሰድኩ በኋላ ጥፍሬን እቆረጣለው። ጥፍሮቼን ተቆርጬ አስፈላጊውን ነገር በማድረግ እንግዲህ እንቅስቃሴን አደርጋለው ማለት ነው። እቆረጣለው

እንግዲህ በዚህ ቅዳሜና እሁድ ምን ታደርጋለህ ለሚለው ጥያቄ? እንግዲህ ከቅዳሜ ጠዋት ስጀምር ከተነሳሁ በኋላ ባለው ሰዓት ከአሥራ ሁለት ሰዓት እስከ አንድ ሰዓት ጸሎቴን አደርጋለሁ ከዛ ከአንድ ሰዓት እስከ ሁለት ሰዓት ቁርስ እበላለሁ ከሁለት እስከ ስድስት ሰዓት ባለው ጥናት ነው የማደርገው። እና ፕላስ ስራ ካለ እሰራለሁ። ከስድስት እስከ ስምንት ምሳ አለ ናፕን እወስዳለሁ ከስምንት እስከ አስራ አንድ ሰዓት ንባብ አለ ስፖርት አለ ሻወር አለ። አስራ አንድ ሰዓት ላይ ሲል እስከ አስራ ሁለት ባለው እራት እበላለሁ ከአስራ ሁለት እስከ አንድ ባለው ግቢ ጉባኤ ቅስላት መርሃ ግብር አለ እዛ እሄዳለሁ አንድ ሰዓት ላይ መጥቼ ንባብ እጀምራለሁ ማለት ነው። ወይም ኳስ ማየት ካለ ኳስ አያለሁ። ከአራት ሰዓት እስከ አምስት ሰዓት ባለው የመጽሐፍ ቅዱስ ጥናት አለኝ። ከዛ እንቅልፍ እተኛለሁ። ከዛ ወደ እሁዱ እንትን ሳልፍ ጸሎት አለ ቤተክርስቲያንም መሄድ አለ። ከዛ በኋላ ያው ከአንድ እስከ ሁለት እዛው ቤተክርስቲያን ነው የምቆየው። ከዛ ከሁለት ሰዓት ወይ ሶስት ሰዓት አካባቢ ከቤተክርስቲያን እንደመጣሁ መጽሐፍ ቅዱስ ንባብ አለ እሱን አነባለሁ። እሱን ካነበብኩ በኋላ ምሳ ወይም ናፕ እተኛለሁ። ከዛ ከስምንት እስከ አስራ አንድ ሰዓት ደግሞ ንባብ አለኝ። ስፖርት አለኝ ስፖርቴን እሰራና ሻወር እገባለሁ። ከአስራ አንድ እስከ አስራ ሁለት መንፈሳዊ ኮርስ እማራለሁ። እራትም እዛው እበላለሁ። ከዛ ከአሥራ ሁለት ከአንድ እዛው ቤተክርስቲያን ሄጄ ጸሎቴን አደርጋለሁ ጸሎቴን ካደረኩ በኋላ ከአንድ እስከ አራት ሰዓት ንባብ አለ ወይም ኳስ አያለው። ኳስ ካየው በኋላ ያው ከ አምስት ሰዓት እስከ አስራ ሁለት ሰዓት ቀሪዉን ሰዓት በእንቅልፍ አሳልፋለሁ በመተኛት አሳልፋለሁ። እተኛለሁ እንደዛ በዛ አይነት ሁኔታ ህይወቴን እገፋለሁ ህይወቴን ከገፋሁ በኋላ ህይወቴን እቀጥላለሁ። እንደዛ እያደረኩ ቅደሜና እሁድን የእረፍት ቀኖቼን በስርዓት በአግባቡ እጠቀማለሁ። ይሄ ደግሞ በጣም ወሳኝ እና ለህይወት አስፈላጊ እና በጣም አስፈላጊ የሆነ ነገር ለአንድ ሰው መለወጥ ብቁ መሆን በጣም ወሳኝ የሆኑ ነገሮች ናቸው። እና እነሱን በዛ ረገድ ለማድረግ እና ለመፈጸም እሞክራለሁ። አሳካለሁ በስኬቴ ለመጓዝ እታትራለሁ እሮጣለሁ እንቀሳቀሳለሁ አላቆምም እቀጥላለሁ። እስከመጨረሻው ግብ ድረስ እታገላለሁ በዛ ሁኔታ አሳካለሁ ብዬ አስባለሁ። ስለነበረን ቀረጻ ለዛሬ ይህን ይመስል ነበረ በጣም አመሰግናለሁ። አክባሪ ይስጥልኝ